ኦኬ መታጠቢያ መታጠቢያ ማለት የሻወር ሊሆን ይቺላል የእጅ ሊሆን ይቺላል። እንደ አጠቃላይ የገላ መታጠቢያ ሊሆን ይቺላል። የፊት መታጠቢያ ሊሆን ይቺላል እግር መታጠቢያ ሊሆን ይቺላል ኤኒዌይስ መታጠቢያ ማለት የተለያዩ የሰውነት ክፍላችንን ለመታጠብ። የምንጠቀመው እቃ መታጠቢያ እንላለን። ስለዚህ መታጠቢያ ምንን ይገልጻል? የፊት መታጠቢያ ሊሆን ይችላል። የገላ መታጠቢያ ሊሆን ይችላል የእግር መታጠቢያ የእጅ መታጠቢያ የተለያዩ የሰውነት ክፍላችንን ለመታጠብ። እ ምንጠቀመው እቃ መታጠቢያ ለምሳሌ ጆጉ እቃ ነው። ባልዲው እቃ ነው ላይክ እንደዚህ አይነት ነገሮችን ማለት ነው። የመታጠቢያ ብለን እንገልጻቸዋለን ስለዚህ መታጠቢያ ማለት። የተለያዩ የሰውነት ክፍላችንን ለመታጠብ የምንጠቀምበት መሳሪያ ነው።

ቡና ቡና ማለት የተለያዩ አይነት የፍራፍሬ አይነቶች አሉ። ለምሳሌ ሀበሽ ቡና። አተር ሽምብራ እንደዚህ የምንላቸው የፍራፍሬ አይነቶች አሉ ከዛ ውስጥ አንዱ ነው። ቡና ሰዎች እራሳቸውን ለማነቃቃት። ድብርታቸውን ለመቀነስ እንዲሁም ለመንቁ ለመሆን የሚጠቀሙት መጠጥ ቡና ይባላል

አክስት አክስት ማለት የእናት እህት ወይንም የአባት እህት አክስት ትባላለች። አክስት ያው ምንድን ነች የእናትና የአባት እህቶች አክስት ይባላሉ ለኔ ስለዚህ አክስት ማለት የወላጅ የወላጆች እህት ማለት ነው።

አረንጓዴ አረንጓዴ ማለት ለምላማ። ያው የብልጽግና ምልክት ተምሳሌት የልምላሜ ተምሳሌት። በጣም ደስ የሚል ማራኪ አየሩን የሚያረጋጋ አይሩን የሚያቀዘቅዝ። ከቀይ አረንጓዴ ማለት በልምላሜ የሚለውን የሚገልጽ ነው

ልጅ ልጅ ማለት በአንድ ቤተሰብ ውስጥ ባልና ሚስት ኖረው ከሁለቱ ጥምረት የሚወለድ ነገር ልጅ እንለዋለን። ልጅ ማለት በአምሳሉ ከወላጆቹ በፈጣሪው በወላጆቹ አምሳል በፈጣሪው ትእዛዝ የተወለደ ከሁለት ባልና ሚስቶች የተገኘ። ማለት ነው

ማንበብ ማንበብ ማለት ሰዎች ትምህርት ቤት ገብተውም ይሁን ሳይገቡ ሰው አስረድቷቸውም አሳውቋቸውም ሊሆን ይችላል አሳይቷቸው የተለያዩ ፊደላትን ተጠቅመው አንድ ላይ የሚያስኬዱት ነገር ፊደላትን ማንበብ እንለዋለን። ስለዚህ ማንበብ ማለት ፊደላትን ተጠቅሞ አንድ ላይ ማስኬድ ማንበብ እንለዋለን

ጥሩ ጥሩ ማለት የተሻለ የሚመች የሚያስደስት በጣም መልካም የሆነ ነገር ጥሩ እንለዋለን።

ሴት ልጅ ሴት ልጅ ከወላጅ ከሁለት ባልና ሚስት ከእናትና ከአባት የምትወለድ እንስት ሴት ልጅ ትባላለች ስለዚህ ሴት ልጅ ማለት እንስት ልጅ እንደማለት ነው። እንስት ማለት ደግሞ ከወንድ ልጅ በተቃራኒ በጾታዋ ተቃራኒ የሆነች እንስት ነች

ሳምንት ሳምንት ሰባት ቀኖቹን የያዘ ሙሉ ሰባት ቀኖችን የያዘ የወራት አንድ አራተኛ በወር ውስጥ አራት ሳምንቶች አሉ ከነዛ ውስጥ አንዱ ሳምንት ይባላል ወይንም ሁለት ካለ ሁለት ሰንበት ሶስት ካለ ሶስት ሰንበት አራት ካለ አራት ሰንበት ይሆናል እና ወር ይሆናል። ስለዚህ ሳምንት ማለት ሰባት ቀናቶች ማለት ነው።

አዲስ አዲስ ማለት የተለየ የመጀመሪያ ታይቶ የማይታወቅ ለሁሉም ነገር: የመጀመሪያ የሆነ በቃ ለየት ያለ ምርጥ እንደማለት ሁሉ ማለት እንችላለን። አዲስ ሚለውን ያው በተለያየ መንገድ ልንገልጸው እንችላለን። አዲስ የተለየ ጥሩ ማይታወቅ ከዚህ በፊት የማይታወቅ እንደማለት ነው።

አሮጌ አሮጌ ማለት የቆየ በጣም ያለፈበት ከአዲስ በተቃራኒ የሆነ በጣም ኋላ ቀር በጣም የዘገየ በጣም የተጠቀምንበት በጣም አሁን ላይ ኦልሞስት የማያገለግል እንደማለት እንጠቀምበታለን። ስለዚህ አሮጌ ማለት በጣም የነበረ የተለመደ የቆየ ከአዲስ ተቃራኒ

ቀሚስ ቀሚስ ቀሚስ ማለት እንስቶች ወይንም ሴቶቹ የሚል የሚለብሱት ሙሉ ነገር ከሱሪ በተቃራኒ የሆነ ነገር ቀሚስ እንለዋለን። ቀሚስ ሴቶቹ ብቻ የሚለብሱት ወንዶቹ ማይለብሱት። ሙሉ ሰውነታቸውን የሚሸፍን ተዘረፍርፈው ለመሄድ የሚያግዝ የአለባብስ ስታይል። ቀሚስ እንለዋለን

ይቅርታ ይቅርታ ማለት ይቅርታ ማለት ይቅርታ ማለት ሰዎች ለሰሩት ነገር ተጸጽተው። ማድረግ እንደሌለባቸው አውቀው ስህተት እንደሆኑ ተረድተው ተጸጽተው ተጸጽተው ሰዎችን። ከነበሩበት መጥፎ እይታ መጥፎ ስሜት መጥፎ አመለካከት። እንዲመለሱ የሚጠይቁት የሀሳብ ወይንም ቃል ነው። ይቅርታ ማለት

ልምድ ልምድ ማለት ሰቦች ከበፊት የነበራቸው የእንቅስቃሴ የመም አስተሳሰብ አሁን ላይም ያ ከሆነና እማይቀየር ተመሳሳይ የሆነ ነገር ልምድ እንላለን። ሰዎች ተምረው ከ በማህበራዊ ሁኔታ ሊሆን ይችላል። በትምህርት ቤትም ሁኔታ ሊሆን ይችላል። በተለያየ ነገር ተምረው ግን የነበረ አቸውን ሁኔታ ካረሱ ለምድ እንለዋለን

ዘገየ። ዘገየ። ማለት በጣም አዘገመ። በጣም ቆየ ከነበረው ሁኔታ። መድረስ ከሚገባው። ሁኔታ አንፃር በጣም ቆየ። በጣም አልፈጠነም። በጣም ቆየ እንደማለት ነው። ዘገየ ማለት ስለዚህ ዘገየ ማለት በጣም ቆየ። መድረስ ከሚገባው ሰዓት በጣም አረፈደ። እንደማለት ነው

ባንክ ባንክ ሰዎች ገንዘባቸውን ወይም ወርቃቸውን ወይም ብራቸውን ለማስቀመጥ ለመላክ የተለያየ ነገር ለማድረግ ገንዘባቸውን የሚያስቀምጡበት ቦታ ገንዘባቸውን ከሆነ ሰው ወደ ሆነ ሰው የሚልኩበት ተቋም ትልቅ የፋይናንሻል ተቋም ባንክ እንለዋለን። ስለዚህ ባንክ ማለት በገንዘብ የሚተላለፍበት ፋይናንሻል ተቋም ማለት ነው

ሶፍትዌር ሶፍትዌር ማለት የተለያዩ አፕሊኬሽኖችን ለመጠቀም ለመከወን ለመ ለለለ የተለያዩ አፕሊኬሽኖችን እንዲሰሩ ለማድረግ ወይንም እንድንጠቀምባቸው የሚያገለግለን ነገር ሶፍትዌር ይባላል። ሶፍትዌር የተለያዩ አፖች የቴክኖሎጂ አፖች ለመጠቀም የሚያስችለን ቴክኖሎጂ ሶፍትዌር እንለዋለን።

እንዴት እንዴት ማለት ለምን የሚለውን ለመግለጽ ኋይ የሚለውን ለመግለጽ ፕሮሰስን ለመግለጽ ሂደቱን ለመግለጽ የተለያዩ ያለፈባቸውን ሁኔታዎች ለመግለጽ የምንጠቀምበት ቃል ነው

ሰነድ ሰነድ ማለት ሰቦች የተለያዩ መረጃዎችን መሰን የሚሰንዱት ኦርጋናይዝ የሚያደርጉት የሚያደራጁት ወይንም አደራጅተው ክፍያ እንዲፈጸም ሊሆን ይችላል። የተለያዩ ነገሮች እንዲደረጉ ሊሆን ይችላል። ኦርጋናይዝ የሚያደርጉት የሚያደራጁት ነገር ሰነድ እንለዋለን።

ታክሲ ታክሲ ማለት ሰዎች ከሆነ ቦታ ወደሆነ ቦታ በአንድ ከተማ ውስጥ ወይንም በአንድ አካባቢ ውስጥ ከሆነ ቦታ ወደ ሆነ ቦታ ለመንቀሳቀስ የሚያገለግል የትራንስፖርት አይነት ነው። ታክሲ የምንለው ከክፍለ ሀገር ክፍለ ሀገር ያልሆነ ግን ከአንድ በአንድ ከተማ ውስጥ ያለ በአንድ አካባቢ ውስጥ ያለ የትራንስፖርት አይነት ታክሲ እንለዋለን።

የስራ ባልደረባ የስራ ባልደረባ ማለት በአንድ ተቋም ውስጥ በአንድ ቢሮ ውስጥ በአንድ መስሪያ ቤት ውስጥ ያሉ አንድ አይነት ስራ የሚሰሩ በአንድ ስራ የታቀፉ የስራ አጋሮች የስራ ባልደረባ ይባላሉ። ስለዚህ የስራ ባልደረባ ማለት የስራ አጋር። በአንድ ስራ ላይ ያሉ በአንድ ቢሮ ውስጥ ያሉ በአንድ መስሪያ ቤት ውስጥ ያሉ የስራ አጋሮች የስራ ባልደረባ ይባላሉ

ደህና ነኝ። ሰዎች ደህና ነኝ የሚሉት። ምንም አልተጎዳሁም። ምንም አልደረሰብኝም። ምንም አልሆንኩም። ፈጣሪ የተመሰገነ ይሁን። ጥሩ ላይ ነኝ። እንከን የለብኝም የሚለውን። ነገር ሰው ለሰዎች ለመንገር የሚጠቀሙት ነገር ደህና ነኝ ይባላል

እቅድ ሰዎች እቅድ ማለት ሰዎች የሆነ ስራ ለመስራት የሆነ ስራ ለመከወን የሆነ ስራ ነገር ለማድረግ የሚ የሚወስዱት የሚወስዱት የጊዜ ስነዳ ወይንም አደረጃጀት እቅድ እንለዋለን

ማክሰኞ ማክሰኞ ማለት ከቀናት ከሳምንቱ ቀናት የሁለተኛው ቀን ከሳምንቱ ቀናት ከሰኞ በኋላ ከረቡ በፊት ያለ ቀን ሲሆን ማክሰኞ ማለት እንደ ሙሉ ቀን ይቆጠራል ካሉት ሰባት ቀናት መካከል የሁለተኛው ቀን ነው

አውሮፕላን አውሮፕላን ማለት ሰዎች ከአንድ ቦታ ወደ ሌላ ቦታ የሚንቀሳቀሱበት የትራንስፖርት አይነት በአየር ላይ የሚበር በየብስ ላይ የማይበር የትራንስፖርት አይነት አውሮፕላን እንለዋለን።

የንግድ አውታር መረብ ዝግጅት ላይ ነበርኩ ብዙ ባለሙያዎች ተሰብስቧል አዳዲስ ሰዎች መጠቆም እድል ነው በመጀመሪያ ትንሽ ፈራሁ ግን ወደ አንድ ቡድን ቀረሁ። ራሴን አስተዋውቂያለሁ ስለ ስራዬ ተናግሬያለሁ ሌሎች ስለ እነሱ ነግረውኛል የንግ ካርዶችን ተለዋወጥን የሚገርም የሙያ አጋጣሚዎች ሰማሁ። አንዳንዶች ምክር ሰጥተውኛል የመገናኛ ግንኙነት መፍጠር ያስፈልጋል። ምናልባት ለወደፊት መተባበር እንችላለን። ይህ እድል አመሰግናለሁ። የስራ አውታር መረብ ለእድገት አስፈላጊ ነው።

ኮምፒውተሬ ዛሬ ችግሮች አሉት በጣም ቀስቷል መክፈት ረዥም ጊዜ ይወስዳል መተግበሪያዎቹ ቀዝቅዘዋል በርግጥ አስጨንቋል። መረጃየን አላጣም ብየ ተስፋ አደርጋለሁ። መጀመሪያ እንደ ገና አስጀመርኩት ይህ አልረዳኝም። አሁን የቴክኖሎጂ ድጋፍ ልደውል እየሞከርኩ ነው። ምን አልባት ቫይረስ ሊሆን ይችላል? ወይ የአሮጌ እድሜ። ምልክት ይህ ኮምፒውተር ለአምስት አመት አመታት ነበረኝ። አዲስ ማግኘት ጊዜው አይደለም። በመጀመሪያዎች ችግሩ ችግሩን መፍታት እሞክራለሁ። በቴክኖሎጂ ላይ በጣም ጥገኛ ነን። ሲሰራ ስንጠብቅ ምን ያህል እንደምንጠቀም እንረ እንረዳለን

ድመት አለኝ ስሟ ሉሲ ናት በጣም ውብና ተንኮለኛ ናት በየቀኑ መመገብ አለብኝ። ውሃዋም መቀየር አለብኝ ከእኔ ጋር መጫወት ትወዳለች ትንሽ ኳስ ታሳድባለች። አንዳንድ ጊዜ በእግሬ ላይ ትተኛለች። ሙቀቷ እሰማዋለሁ። ስትታመም ወደ ዶክተር እወስዳታለሁ ንጽህናዋን መጠበቅ አለብኝ። ሉሲ ቤተሰብ አባል ናት ከእሷ ጋር መሆን ያስደስተኛል። እንስሳት ፍቅር እና ተጨባጭነት ይሰጣሉ።